በምንጣፍ ላይ ትቀመጣለህ? ለሚለው ጥያቄ እንግዲህ በምንጣፍ ላይ እቀመጣለሁ ብዬ መናገር እችላለሁ ምክንያቱም የተለያዩ ምንጣፎች አሉ እነሱ ላይ እንግዲህ ቤት ላይ የሚቀመጡ ወንበሮች ሶፋዎች አሉ ምንጣፎች አሉ ከእነሱ ላይ በመቀመጥ የተለያዩ ነገሮችን አደርጋለሁኝ ምናልባትም አልፋልፎ ማንበብ በምፈለግበት ሰዓት እንዲሁ በምቀመጥበት እና በተለያየ ሰዓት ሁሉ እንደዚህ አይነት ምንጣፎችን እጠቀማለሁ ማለት ነው። እንግዲህ አሪፍ ነገር ነው ቤት ውስጥ ያው የሚጠቀመው ነገር ነው። አልፎ አልፎ የተለያየ ቦታ ወጣ በምልበት ጊዜ ምንጣፎቼን ይዤ የመንቀሳቀስ እድሉ አለኝ እና በዛን ጊዜ እነዚህን ነገሮች ተጠቅሜ ነው እንግዲህ እምቀመጠው ማለት ነው። ስለዚህ በመምጣፍ ላይ ትቀመጣለህ ለሚለው ቀጥተኛ መልስ ምጣፍ ላይ እቀመጣለሁ ብዬ መናገር እችላለሁ

እንግዲህ ለዛሬ የመጀመሪያ ምግብ የነበረው ዳቦ ፍርፍር ነው እንግዲህ በብዛት ይሄንን ምግብ እወደዋለሁ ተደጋጋሚ የምመገበው ምግብ ነው። ጠዋት ላይ በተለይ በጣም ቀለል ነው ለመመገብ ለመስራትም እንዲህ በጣም ቀላል ስለሆነ ብዙ ጊዜ እጠቀመዋለሁ ይሄንን ምግብ እና ዳቦ ፍርፍር በጣም እወዳለሁኝ። በተለያየ አጋጣሚ እንዲሁ ውጭ ላይ በምመገብበት ጊዜ ሁሉ ዳቦ ፍርፍሬ ማዘዝ አጋጣሚው አለኝ። ምክንያቱም እወደዋለሁ ቀለል ያለ ምግብ ስለሆነ ብዙ ጊዜ እመገባለሁ እወደዋለሁኝ እና ለዚያ ነው። እንግዲህ ለዛሬ ለጠዋት የተመገቡት የመጀመሪያ ምግቤ ወይም ቁርሴም ብዬ መናገር እችላለሁኝ እንግዲህ ዳቦ ፍርፍር ነው ማለት ነው። ይሄንን ይመስላል

የምወደው መተግበሪያ እንግዲህ በተለያየ መልኩ መግለጽ እችላለሁኝ ምክንያቱም መተግባሪዎችም በተለያየ መልኩ የምንጠቀምባቸው የተለያዩ መተግበሪያዎች አሉ። ከእነዚህም ውስጥ እንግዲህ ቋንቋ ለመማር የምጠቀመው ዶሊንጎ መተግበሪያ በጣም ቆንጆ መተግበሪያ ነው። እንግዲህ በዚህ መተግበሪያ የተለያዩ ቋንቋዎችን መማር እንደሚቻል የታወቀ ነው። በዚህም እንግዲህ እንደሚታወቀው እኔ የእንግሊዘኛ ቋንቋ የመማር ፍላጎት አለኝ በዚህ ምክንያት ዶሊንጎ እጠቀማለሁኝ። ይሄኛው በጣም የምወደው መተግበሪያ ነው። ሌላኛው ደግሞ ከማህበራዊ ሚዲያ አንፃር ካየነው ደግሞ ቴሌግራም በጣም የምወደው መተግበሪያ ነው። እንግዲህ የተለያዩ መተግበሪያዎች አሉ ከምንጠቀምባቸው አግባብ አንፃር መመዘን እንችላለን። ስለዚህ በዚህ መልኩ እንግዲህ የተለያዩ መተግበሪያዎችን መዘርዘር እችላለሁኝ። አይነት ከምፈልገው መስፈርት አንፃር ማለት ነው። የተለያዩ መተግበሪዎች እንዳሉ ይታወቃል

እንግዲህ የምጠቀመው ሳሙና የተለያየ አይነት ሳሙናዎችን እጠቀማለሁኝ ለገላ ሲሆን የተለየ ሳሙና ነው የምጠቀመው ለልብስ ደግሞ የተለየ ሳሙና አጠቀማለሁ እንደ አይነቱ ነው እንደ ሁኔታው ነው። ለምሳሌ ለልብስ ቀለል ያሉና በጣም የአረፋ ወይም ምንድነው አረፋ ያላቸው አይነት ሳሙኖችን በብዛት መጠቀም እወዳለሁ። ለገላ ሲሆን ደግሞ ቀለል ያሉ አነስ ያለ ያ አሲዲቲ መጠን ያላቸውን ሳሙናዎች መጠቀም እወዳለሁ። እንግዲህ ብዙ ጊዜ የተለያዩ ሳሙና አይነቶች ለተለያየ አይነት የ የቆዳ አይነት የሚመከሩ አሉ እና እነሱን በአይነቱ መውሰድ ይመቸኛል። እና የተለያዩ ሳመናዎችን በተለያየ ሁኔታ የምትጠቀምበት ሁኔታ ነው ያለው

የሙዚቃ መሳሪያ አልጫወትም ምንም አይነት የሙዚቃ መሳሪያ መጫወት አልችልም። አሁን ላይ እንግዲህ የፍላጎቴ ነበረ ግን አሁን ላይ ምንም አይነት የሙዚቃ መሳሪያ መጫወት አልችልም። የተለያዩ ሙዚቃ መሳሪያዎች እንዳሉ ይታወቃል እነዚህን የሙዚቃ መሳሪያዎች ለመለማመድ እፈልጋለሁ። በድምጽ አብሬ የመጫወት ፍላጎቱ አለኝ። ግን እስካሁን ድረስ ምንም አይነት የሙዚቃ መሳሪያ አልተለማመድኩም እየተጫወትኩም አይደለም። ለምሳሌ በጣም ከምወዳቸው የሙዚቃ መሳሪያዎች አንዱ ክራር በጣም መጫወት እና መልመድ እፈልግ ነበር። ግን እስካሁን ድረስ ምንም አይነት እድሉን አላገኘሁም ወይም እየተጠቀምኩበት አይደለም ማለት እችላለሁ። በዚህም ምክንያት ምንም አይነት የሙዚቃ መሳሪያ እየተጫወትኩ አይደለም። አሁን ላይ

እንግዲህ እኔ በሰአት የምደርስ ሰው ነኝ ብዬ ነው የማስበው በተለያየ ሁኔታ የተለያዩ ቀጠሮዎች ይገጥማሉ በእነዚህ አይነት የቀጠሮ ሰአቶች ደግሞ እንግዲህ በሰአቱ የመገኘት ነገር አለ። ወይም እንድንገኝ የሚጠበቅብን ሁኔታ አለ በዚህ ምክንያት ቶሎ እደርሳለሁኝ ብዙ ጊዜ ቶሎ ነው የምደርሰው በሰአቱ ነው የምደርሰው ብዬ የማስበው ቀጠሮ አክባሪ ነኝ። ብዬም ራሴን መግለጽ እችላለሁ እንግዲህ የተለያዩ ሁኔታዎች ገጥሞኛል። በሰአቱ ሊያስገኙ የሚችሉ ወይም በሰአቱ መገኘት የሚጠበቅብኝ ሁኔታ ገጥሞኝ ያውቃሉ እንግዲህ በሰአቱ ነው የደረስኩት ወይም የምደርሰው ብዬ ራሴን መግለጽ እችላለሁኝ። እንግዲህ በሰአት የምደርስ ሰው ነኝ ብዬ እንደ አጠቃላይ በራሴ በኩል መደምደም እችላለሁ ማለት ነው።

እንግዲህ ስብሰባ በተለያየ አጋጣሚ ስብሰባዎች ይካሄዳሉ። የቤተሰብ ስብሰባ ሊካሄድ ይችላል ምናልባትም የስራ ሀሳባ ሊካሄድ ይችላል በማህበረሰባዊ ጉዳይ ደግሞ ሰፈር ላይ የተለያዩ ስብሰባዎች ስብሰባዎች ሊካሄዱ ይችላሉ። እነዚህ ስብሰባዎች እንግዲህ የተለያየ ሀሳብ የሚንሸራሸርባቸው ስብሰባዎች ናቸው። ምናልባትም እንግዲህ የጊዜ መጠኑ ወይም ምን ያህል ጊዜ ትሰበሰባላችሁ? ወይም ስብሰብባ ታደርጋላችሁ ለሚለው እንግዲህ እንደው ሁኔታው የሚወሰን ይሆናል ምናልባት በሳምንት አንድ ጊዜ የምንሰበሰብበት ሁኔታ አለ። በሳምንት ሁለቴም ሶስቴም ሊሆን የሚችልበት ሁኔታ አለ። እንግዲህ እንደሚገጥመን ነባራዊ ሁኔታ ወይም ምክንያት ይወሰናል ማለት ነው። በተለያየ ጊዜ ግን ምናልባት ብዙውን ጊዜ ሳምንታዊ ነው። ማህበራዊ ጉዳይ ብዙ ጊዜ ሳምንታዊ ስብሰባዎች ናቸው ያሉት እና በሳምንት ነው የምሰበሰበው ብዬ መግለጽ እችላለሁ።

በፍጥነት መተየብ አልችልም እንግዲህ እየተለማመድኩ ነው። እንግዲህ በፍጥነት ለመተየብ ረጅም ጊዜ ልምድ ይጠይቃል ብዬ አስባለሁኝ አሁን ላይ ግን የእኔ ረጅም ጊዜ የመጻፍ ወይም የመተየብ ልምዱ የለኝም። ምክንያቱም እንግዲህ የነበርኩበት ወይም የቆየሁበት ነባራዊ ሁኔታ ለዚህ የሚጋብዝ ስላላይደለ ወይም ስላልሆነ በፍጥነት የመተየብ ልምዱ የለኝም። ስለዚህ ቢኖረኝ ከምፈልጋቸው ስኪሎች ወይም ምንድነው? እንዲኖረኝ ከምፈልገው ነገር አንዱ ይሄኛው ነው ብዬ መግለጽ እችላለሁ። ምክንያቱም እንግዲህ በፍጥነት መታየብ አንዱ ጥሩ የሰው ልጅ ጥሩ ኳሊቲ ነው ወይም ጥሩ መለያ ነው ብዬ ስለማስብ። እንግዲህ በፍጥነት የመተየብ እንትን ብለማመድ ወይም ቢኖረኝ ደስ ይለኛል ማለት ነው

እንግዲህ በፍም አበስላለሁ አልፎ አልፎ መብራት በሚጠፋበት ሁኔታ እና የተለያዩ ምክንያት ስገጥሙ በፈሃም እንግዲህ እናበስላለን ምክንያቱም እንግዲህ ምግብ መብላት አለብን በእንደዚህ አይነት ሁኔታ ነው። እንግዲህ እያበሰልን ያለነው ብዙ ጊዜ የቅን የምጠቀመው የኤሌክትሪክ ሀይል ነው። አልፎ አልፎ ግን መብራት በሚጠፋበት ጊዜ እንደዚህ አይነት ነገሮችን እጠቀማለሁኝ ብዬ መናገር እችላለሁ ማብሰል እችላለሁ። ከበፊትም በተለያየ አጋጣሚ እንደዚህ አይነት ነገሮችን ስትጠቀምበት የነበረ ወይም የቆየው በመሆኑ ልምዱ አለኝና እንደ አጠቃላይ እጠቀማለሁ። ወይም በፋማ ማብሰል እችላለሁ ብዬ እንደ አጠቃላይ መግለጽ እችላለሁ ወይ ማለት ነው

የ አመራር የአመራር ሚና የለኝም። አሁን ላይ ምንም አይነት የአመራር ሚና የለኝም። በተለያየ አጋጣሚ እንግዲህ የአመራር ሚናዎች ሊገጥሙ ይችላሉ እስካሁን ድረስ ግን በእኔ በኩል ምንም አይነት ሚና ገጥሞኝ አያውቅም። አሁን ላይም ያለሁት በባለሙያ መልኩ ነው እንጂ በምሰራበትም መስሪያ ቤትም ከሆነ በተለያየ አጋጣሚ ምንም አይነት የአመራር ሚና ገጥሞኝ አያውቅም። እርግጥ ነው አንዳንድ ቦታ ላይ እንደዚህ አይነት ነገሮች ይኖራሉ ግን ያን ያክል ተጽዕኖ መፍጠር የሚችል አይነት የአመራር ቦታ እስካሁን ይዤ አላውቅም። በዚህም ምክንያት የአመራር ሚና አለኝ ብዬ መደምደም ይከብደኛል። በዛም አለ በዚህ ግን እንግዲህ እንደ አጠቃላይ ሚናዬን ለመግለጽ ያክል ምንም አይነት ሚና የለኝም ብዬ መደምደም እችላለሁ።

እንግዲህ ቤቴን በተለያየ ጊዜ ላጸዳ እችላለሁኝ ምክንያቱም እንግዲህ በሚቆሽሽበት ጊዜ አሁን ወቅቱን እየጠበቁ ማጸዳበት ሁኔታ አለ። በምን ያህል ጊዜ ለሚለው ግን ይሄን ያህል በዚህን ያህል ጊዜ ነው ብዬ በትክክል መግለጽ ይከብደኛል። ምክንያቱም ብዙ ጊዜ ቤትን የማጸዳው ይቆሻል ወይም ጽዱ አልሆነም ብዬ በማስብበት ወይም ጽዱ አይደለም ብሎ በሚሰማኝ ሰዓት ነው ቤቴን የማጸዳው እና በዚህ ሰዓት ነው ወይም እንደዚህ ነው ብዬ ለመናገር ትንሽ ይከብደኛል። ምክንያቱም የተመጠነ ወይም የተገደበ በዚህን ያህል ጊዜ ተብሎ ሊነገር የሚችል የጊዜ ግርፍ ያስቀመጥኩት ስለሌለ ማለት ነው። ቆየ በቆሸሸበት ማንኛውም ሁኔታ ቤቴን አጸዳለሁ አስተካክላለሁ እና በዚህ ሁኔታ ነው ራሴን መግለጽ የምችለው ለጊዜው።

የቤት እንሰሳ እንግዲህ በጣም ከምወዳቸው የቤት እንሰሳዎች ውስጥ እንግዲህ እንደ ውሻና ድመት የመሳሰሉት አሉ ግን እስካሁን ድረስ ምንም አይነት የቤት እንሰሳ ከቤቴ የለኝም ምክንያቱም አሁን ያለሁበት ሁኔታ ነባራዊ ሁኔታ የቤት እንሳትን ቤቴ ውስጥ አድርጌ መንከባከብ የሚችልበት ሁኔታ ላይ አይደለም ያለሁት በዚህም ምክንያት ነው። የቤት እንሰሳ አሁን ላይ ቤት የለኝም ወደፊት ግን እቅድ አለኝ የግድ የቤት እንሰሳዎችን ቤታችን ስናደርግ የተለያዩ ስሜቶቻችን እንደሚጋሩን ይታወቃል። በዚህም ምክንያት የቤት እንሰሳ የምወድበት አንደኛው ምክንያት ይሄኛው የሆነው ስለዚህ ወደፊት ሊኖረኝ ይችላል ብዬ አስባለሁ። እንጂ አሁን አሁን ላይ ምንም አይነት የቤተሰብ ቤቴ ውስጥ የለኝም። እንደ እቅድ ግን አጠቃላይ ወደፊት ይኖረኛል የሚል ሀሳብ አለኝ

እንግዲህ ፀሀይን ስትጠልቅ መመልከት በጣም ነው የምወደው እንግዲህ ፀሀይን መጥለቅ። በእውነቱ የሆነ የተለየ ስሜት ይሰጣል ምሽት አካባቢ በብዛት ወጣ ያሉ ቦታዎች ተራራ አካባቢዎች ላይ ወጣ ብየ ማየት በጣም እወዳለሁ። ፀሀይ ስትጠልቅና ስትወጣ መመልከት ብዙ ጊዜ ሀሴት ይሰማኛል ውስጤ ሰላም ያገኛል። በዚህ ሰዓት ማለት ነው እና ብዙ ጊዜ እንግዲህ ይሄ ፀሀይ በምትወጣበት እና በምትገባበት ሰዓት አጋጣሚዎች ከገጠሙኝ ቁጭ ብዬ የመመልከት ሁኔታው አለ። ምክንያቱም ስሜቴን አውቀዋለሁ ምን አይነት ስሜት እንደሚሰማኝ ደስ የሚል ስሜት ነው ውስጤ ላይ የሚኖረው። እና በዚህ ምክንያት እንግዲህ ፀሀይ ስትጠልቅና በጠዋት ደግሞ ፀሀይ ስትወጣ ማየት በጣም ነው የምወደው። በተለይ በተለይ ምሽት አካባቢ ፀሀይ በምትጠልቅበት ሰዓት ማየት የተለየ ስሜት ይፈጥርብኛል እና በጣም ከምወደው ነገሮች አንዱ ነው ብዬ መናገር እችላለሁ

እንግዲህ ሰዎችን በተለያየ መልኩ ላስተዋውቅ እችላለሁኝ ምክንያቱም አሁን ለምሳሌ አሁን ብዬ መናገር የምችለው ምንድነው? ሰዎች አብሬ በማይሄድበት ጊዜ መንገድ ላይ ከአንደኛው ጓደኛዬ ጋር አብሬ እሄድኩኝ ሌላኛውን ጓደኛዬን ደግሞ መንገድ ላይ ባገኘው እንግዲህ ሁለቶችን የማስተዋውቁበት ሁኔታ ይኖራል ማለት ነው። ምክንያቱም ሁለቶችም ጓደኞች ናቸው በተለይ አጋጣሚ የምንተዋውቁ ጓደኞች ሊሆኑ ይችላሉ። እና አንደኛውን አብሮኝ እየሄደ አንደኛውን መንገድ ላይ ባገኘው ጓደኛዬ ነው ብዬ ስሙን ተናግሬ ሁለታቸውን ሰዎችን እንዲቀያየሩ በማድረግ የማስተዋውቅበት ሁኔታ ሊኖር ይችላል። እንዲሁም በተለያየ አጋጣሚ የተለያዩ ሰዎችን ላስተዋውቅ እችላለሁኝ። ካፌ ላይ ቀጥሬም እንዲሁ ላስተዋውቃቸው እችላለሁ ቁጭ ብለን እያወራን በተለያየ አጋጣሚ ሰዎችን ላስተዋውቅ የምችልበት አጋጣሚ ነው የሚኖረው

በመንገድ ላይ እንግዲህ ምግብ እገዛለሁ በጣም የምወደው እንደዚህ የፈጣን ምግቦች ወይም ትኩስ ምግቦች ወይ ፋስት ፉድ ተብለው ሊገልጹ የሚችሉ የምግብ አይነቶችን በጣም እወዳለሁ። መንገድ ላይ የተለያዩ ትኩስ ምግቦችንን መመገብ እወዳለሁ። ቀለል ያሉ ምግቦችን በተለይ በጠዋት አካባቢ የጾም ወቅት ካልሆነ ጠዋት አካባቢ ብዙ ጊዜ እንደዚህ አይነት ምግቦችን መመገብ እወዳለሁ። እና መንገድ ላይ እንደ አጠቃላይ እመገባለሁ ብዬ ራሴን መግለጽ እችላለሁኝ። እንግዲህ የመንገድ ላይ የሚሸጡ ምግቦች ፍሬሽ ናቸው ትኩስ ናቸው። ወቅቱን በጠበቀ ሁኔታ እዛው ላይ ተሰርተው በቶሎ የሚቀርቡ አይነት የምግብ አይነቶች ስለሆኑ እነዚህ ምግቦች ብዙ ጊዜ ምርጫ ያደርጋሉ ምክንያቱም እንግዲህ ለጤናም ያን ያክል ጉዳት አያመጡም። በሚል ሳቢየ ምክንያቱም እዛው ላይ በቶሎ ተሰርተው በቶሎ ለምግብነት የሚቀርቡ አይነት የምግብ አይነቶች ስለሆኑ ብዙ ጊዜ መንገድ ላይ እመገባለሁ ብዬ ራሴን መግለጽ እችላለሁ

እንግዲህ እኔ የምጽፈው በቀኝ እጄ ነው በግራ እጄ መጻፍ አልችልም። በፊትም ብዙ ነገር ወይም ብዙ ተግባሮችን የማከናውነው በቀኝ እጅ በኩል ነው። ምክንያቱም እንግዲህ እኔ ቀኝ እጅ ነኝ ባለ ቀኝ እጅ ነኝ ብዬ ነው የማስበው። እንግዲህ የተለያዩ ሰዎች አሉ በግራ አጃቸው የሚጽፉ በግራ እጃቸው የሚመገቡና በግራ እጃቸው የተለያዩ ተግባሮችን የሚፈጽሙ ሰዎች እንዳሉ ይታወቃል። እኔ ግን እንደ አጠቃላይ በቀኝ እጄ ነው እምሰራው እምጽፈው እምመገበውና ወዘተ። አልፎ አልፎ አንዳንድ ነገሮች ሊኖሩ ይችላሉ። ለምሳሌ የፊቴን በምታጠብበት ጊዜ ብዙ ጊዜ በግራ እጅ ነው የምታጠበው አይዶንትናው ለምን እንደሆነ አላውቅም። የልምድ ጉዳይ ነው። በርግጥ ይሄን ብዙ ጊዜ ጽሁፋችን የምጽፈው ብዙ ጊዜ ሳይሆን ሁል ጊዜ ጽሁፍ በመጽፈበት ጊዜ በቀኝ እጄ ነው የምጽፈው

እጅ መጨባበጥ እወዳለሁኝ። አዎ እንግዲህ እጅ በመጨባበጥ የተለያየ ስሜት መጋራት ይቻላል ብዬ አስባለሁ ወይ እንግዲህ ይሄ ግላዊ እምነቴ ነው። በዚህ ምክንያት ሰላምታ በምንሰጣጥበት ጊዜ እጅ መጨባበጥን እወዳለሁኝ። እንግዲህ የቆየ ባህላችንም ነው እንደ ሀገር አጠቃላይ እጅ መጨባበጥ አንደኛው የሰላምታ ዘዴ ነው። የሆነ ስሜት ያጋራል የሚል እምነትም አለኝ በርቀት እንዲሁ ሰላም ሰላም ከመባባል ይልቅ እጅ መጨባበጥ የራሱ ዋጋ አለው ብዬ አስባለሁኝ። በዚህ ምክንያት እጅ መጨባበጥን እንግዲህ እንደ ልምድ አድርጌ ይዤዋለሁ። ወይም እንደ አጠቃላይ ማህበረሰቡ እጅ መጨባበጥን ዋና ስላምታ ዘዴ እንደ ስላምታ ዘዴ ስለሚጠቀምበት እጅ መጨባበጥ እወዳለሁ

ሌሎችን መርዳት በጣም ነው የምወደው እንግዲህ በጣም ከሚያስደስተኝ ነገር አንደኛው ሌሎችን መርዳት ነው ባለኝ ነገር ሰዎችን መርዳት ደስ ይለኛል በተለያየ አጋጣሚ። የፈረሱ ያረጋውያን ቤቶችን የመጠገን እድሉ ነበረኝ በዚህም በጣም እጅግ ደስተኛ ነኝ። ከተለያየ የማህበረሰብ ክፍሎች ጋር አንድ ላይ በመሆን ቤቶችን ያደስኩበት ሁኔታ አለ። የተቸገሩ ሰዎችን ለበዓላት እንዲሁም ለሌሎች ሁኔታዎች አብረን ያሳለፍንበት የተጋገዝንበት ጊዜ አለ። ይሄን ሁኔታ እንደ አጠቃላይ በጣም ነው የምወደው እና ሰዎችን ወይም ሌሎችን መርዳት። በጣም የምወደው እና ወደፊትም እንዲኖረኝ የምፈልገው አንደኛው ነገር ነው ብዬ አስባለሁ

በጣም የምወደው እንስሳ ውሻ ነው። እንግዲህ ይሄንን የመረጥኩበት የራሴ ምክንያት አለኝ። ሰዎች በተያየ መልኩ የየራሳቸውን ሀሳብ ሊገልጹ ይችላሉ። እንዲሁም የየራሳቸው የሚወዱትን እንሳትም ሊመርጡ ይችላሉ። ለሱ ሰው ለየራሱ ምክንያት ሊያስቀምጥ ይችላል። እኔ እንግዲህ ውሻ በጣም እወዳለሁ ብያለሁኝ። ውሻን ውሻን የወደዱበት ምክንያት አንደኛው እና የመጀመሪያው በጣም ታማኝ ፍጥረት ናቸው። እንግዲህ አለም ላይ ምድር ላይ ካሉ ፍጥረታት ሁሉ ውሻን የሚተካ የለም ይባላል በታማኝነቱ ማለት ነው። በዚህም ምክንያት ውሻ በጣም እወዳለሁኝ። እና ጥሩ ተማሪዎች ናቸው ብዬም አስባለሁ ውሾች ማለት ነው። ያሳያቸውን ነገር የሚያውቁትን ነገር ቶሎ የማስታወስ ነገር አለ። አይረሱም ጭምር አንዴ ያዩትን ሰው እንዲሁ ቶሎ የመላመድ ሁኔታ አለና ውሻን በተለየ መልኩ እወዳለሁ።

ብስክሌት እጋልባለሁ አዎ እንግዲህ በጣም ከምወደው ከተሽከርካሪዎች አንደኛው ብስክሌት ነው በጣም ነው የምወደው ያዝናናኛል እንደ ስፖርት እጠቀምበታለሁ። እንደ ትራንስፖርት አገልግሎት የተጠቀምኩበት ጊዜም አለ። እንግዲህ ብስክሌት በጣም ቆንጆ የእንቅስቃሴ ተሽከርካሪ ነው ብዬ መግለጽ እችላለሁኝ። እንግዲህ ራሴን ማነቃቃበት ሁኔታም ነበረ። ብስክልት በጣም ብዙ ጊዜ የመጋለብ ልምዱ አለኝ ረጅም ጊዜ የሽከረከሩበት ወይም የጋለብኩበት ሁኔታ አለ። እንደ አጠቃላይ እንግዲህ ብስክሌት እጋልባለሁ ብዬ በራሴ በኩል መግለጽ እችላለሁ ወይም መደምደም እችላለሁ እንደማለት ነው

እንግዲህ የተለያየ ስራዎችን ሰዎች ሊመርጡ ይችላሉ። እንግዲህ እኔም የራሴ የምመኘው እና እኔ እንዲሆን የምፈልገው ስራ አለ። ይሄም በሜካትሮኒክስ ወይም መካኒካ እና የኤሌክትሮኒክስ ዘርፍ አጣምሮ ያዘ ዘርፍ ነው። ይህንን ስራ በጣም የምወደው ነው። እንዲሁ ከኮምፒውተር ጋር የተገናኘ ሁኔታም ስላለው። የኮምፒውተር የኤሌክትሪካል እና የመካኒካል ነገሮችን አጣምሮ የያዘ የስራ ዘርፍ ነው። እንግዲህ የሜካትሮኒክስ አይነት ተብሎ ሊገለጽ የሚችል ዘርፍ ነው። ይሄንን ዘርፍ በጣም ነው የምወደው። ወደፊት እንዲኖረኝ የምፈልገውም በእንደዚህ አይነት ዘርፍ ነው። ራሴን ማብቃት የምፈልገውን በእንደዚህ አይነት መልኩ ነው። እርግጥ ነው እንደ ቀልድ የሚገኝ አይነት ነገር አይደለም። ግን ብዙ ጊዜ የምመኘው የስራ ዘርፌ ነው ማለት ነው።

እንግዲህ በተለየ መልኩ የማስታውሰው ልዩ በዓል የለኝም ምክንያቱም አብዛኞችም በዓሎች በመደበኛነት መልኩ የምናከብራቸው በዓላት ናቸው። እንግዲህ እንደ አንድ ሃይማኖታዊ ወይም የሃይማኖት ሰው የተለያዩ ሃይማኖታዊ በዓሎች አሉ እንደ ሀገር የሚከበሩ በዓላት አሉ። በማህበረሰብ ደረጃ እንዲሁ የሚከበሩ የተለያዩ በዓሎች አሉ እነዚህን ሁሉ ብዙን ጊዜ በመደበኛነት መልኩ ነው የምናሰናግዳቸው ወይ የምናከብራቸው? ስለዚህ የተለየ እንደዚህ ብዬ የማስታውሰው ልዩ በዓል አለኝ ብዬ ለመግለጽ እቸገራለሁ። ምክንያቱም በተመሳሳይ መልኩ ነው ብዙ ጊዜ የምናከብራቸው እና የተለየ የማስታውሰው ባዓል የለም

ፍየል በደንብ አይቼ አውቃለሁ። ምክንያቱም እንግዲህ ማህበረሰባችን የተለያየ የቤት እንስሳት አሉት። ለምግብነት ከሚውሉና ከማይውሉ የተለያዩ የቤት እንስሳዎች ውስጥ አንዱ ፍየል እንደሆነ ይታወቃል። እንደ ሀገር የሚታወቅ የቤት እንስሳ ነው እንደ አጠቃላይ ማለት ነው። ስለዚህ ፍየል በደንብ አይቸ አውቃለሁ። በአካባቢያችን ከሚረቡ የቤት እንስሳዎች ውስጥ አንደኛው ነው። እንዲሁ በቅርበት አውቃለሁ ብዬ መናገር እችላለሁ። ተመግቤም እንዲሁ አውቃለሁኝ። ስለዚህ የቤት እንስሳ ብለን ስንናገር አንደኛው በአእምሮአችን ሊመጣ የሚችለው በግና ፍይል የመሳሰሉት ናቸው። ስለዚህ የፍየልን በደንብ አውቃለሁ ብዬ ራሴን መደምደም መግለጽ እችላለሁ ማለት ነው።

መጠበቅ ታድግ ነው ወይ ይላል እንግዲህ ይሄን ጥያቄ በተደጋጋሚ ለመናገር ሞክሬያለሁኝ ምንም ትርጉም የማይሰጥ አይነት። ታድግ የሚለው ቃል በራሱ ትርጉም የማይሰጥ ነው የአማርኛ ቃል ለመሆኑም እጠራጠራለሁ። ለምን ከእንደዚህ አይነት መጠየቅ ውስጥ ማስገባት እንደተፈለገም እኔ አልገባኝም። ብቻ ግን መናገር ስላለብኝ እናገራለሁ። ምክንያቱም እንግዲህ የምናገረውም ኖርማሊ እንደ ጥያቄ ስለመጣ ነው። እንጂ እኔ የምለው እንግዲህ ጥያቄው ልክ አይደለም ነው። በተደጋጋሚ ለመናገር ሞክሬያለሁ ከቻላችሁ ለማስተካከል ብትችሉ ወይም በትጥሩ መልካም ነው ብዬ አስባለሁ

ባዶ እግር መራመድ አውቃለሁ በተለያየ ጊዜ እንግዲህ በባዶ እግር የመራመድ ሁኔታ ይገጥማል እንዲሁ። የተለያዩ ቦታዎች አሉ ጫማዎቻችን አውልቀን የምንራመድበት ሁኔታ በባዶ እግራችን የምንሄድበት ሁኔታ አለ። እና በእንደዚህ አይነት ሁኔታዎች በባዶ እግር ተራምጄ ወይም ሄጄ አውቃለሁኝ የተለየ ስሜት አለው። እንግዲህ እንደሚታወቀው እግሮቻችን ብዙ ጊዜ በጫማ የለመዱ ከመሆናቸውም አንፃር ባዶ እግር ስንሄድ የሆነ ስሜት አለው። ግን ደስ የሚል ነገርም አለው እንግዲህ መሬት ጋር መገናኘት ራሱ የሚፈጥረው ስሜት አለ። እና እንግዲህ እንደ አጠቃላይ በባዶ እግሬ ሄጄ አውቃለሁ ብዬ መናገር እችላለሁ።

የምወደው ጣፋጭ ምግብ እንግዲህ በስኮት ነው ከእነዚህ ይሄ አይ የተለያየ ብስኩት አይነት እንዳለ ይታወቃል ብስኩት በጣም የምወደው ጣፋጭ ምግብ አይነት ነው። እኔ ሌላው ኬክ ነው ኬክ በጣም እወዳለሁኝ እንዲሁ ኬክን በተለያየ ጊዜ መመገብ እድሉ ገጥሞኛል በጣም ከምወዳቸው ምግቦችም እንዲሁ አንደኛው ኬክ ነው በጣም የምወደው እንደውም ከሁሉ በተለይ የምወደው ኬክ ነው ብዬ መናገር እችላለሁኝ። ምንድነው ይ ጥፍጥናው ነው ወይም ጣዕሙ በጣም የሚመቸኝ አይነት የጣፋጭ ምግቦች ዝርዝር ውስጥ የመጀመሪያውን ብዬ መናገር እችላለሁ። እና ብዙ ጊዜ ኬክ እመገባለሁኝ በተለያየ አጋጣሚ እንዲሁ እያዘዝኩ እየገዛሁ መንገድ ላይ እንዲሁ የምትጠቀምበት ሁኔታ አለ ማለት ነው

ስማርት ፎን እጠቀማለሁ። አሁን የምጠቀመውም እንግዲህ ይሄንንም ስራ እየሰራሁት ያለሁትኝ እንግዲህ በስማርት ስፎን ተጠቅሜ ነው። ስማርት ስፎን እንግዲህ አብዛኛው ሰው በማህበረሰብ ውስጥ እጅ ገብቷል። እያንዳንዱ ሰው የህይወቱ አካል አድርጎታል። ብዬ መናገር እችላለሁ። በዚህም ምክንያት እንግዲህ ስማርት ፎን የማይጠቀም ሰው ትንሽ ነው ብዬ መናገር እችላለሁ። እነዚህ ይሄ ስማርት ፎኖች ሰው ለተለያየ አላማ ወይም በህይወቱ ለእያንዳንዱ ድርጊት ስማርት ከአጠገቡ እንዲረቅ አይፈለግም። ምክንያቱም ብዙ ነገሮችን ከገንዘብ ዝውውር ጨምሮ ብዙ ማስታወሻዎችን እና የሌሎች ነገሮች የሚያዙትም አሁን በስልክ ሆኗል። ስለዚህ ስማርት ፎን አንዱ የህይወታችን አካል ስለሆነ እየተጠቀምኩ ነው እኔም

እንግዲህ የስልኬ ባትሪ ረዘም ያለ ሰዓት ይቆያል ብዬ መናገር እችላለሁ የስልኬ ባትሪ እንግዲህ እስከ ሁለት ቀን የመቆየት እድል አለው። የባትሪ መጠኑ ከሌሎች የተሻለ የባትሪ መጠን ነው ብዬ መናገር እችላለሁ። ምክንያቱም ስገዛውም አንስቶ ከሌሎቹ በተለየ መልኩ እስከ ስድስት ሺህ ሚሊአምፒር ፓወር ያለው ባትሪ ነው። ይሄ ባትሪ እንግዲህ ለረጀም ጊዜ ይቆያል እንደ ሁኔታው ነው። ብዙ ጊዜ ብዙ ነገር ከተጠቀምኩበት ምናልባትም ከሁለት ቀን በላይ ላይቆይ ይችላል። ግን በብዛት እስከ ሶስት ቀን እና አራት ቀን ድረስ የመቆየት እድል አለ። እንግዲህ የባትሪ መጠኑን በዚህ መልኩ ነው ልገልጸው የምችለው ማለት ነው።

እንግዲህ ወደ መናፈሻ የምሄደው ምናልባትም በሳምንት አንድ ቀን እና ከዛ ባነሰ ላነሰ ጊዜ ነው የምሄደው ማለት ነው። ምናልባትም በሁለት ሳምንት አነሰ ቢባል በሳምንት አንድ ጊዜ ነው ልሄድ የምችለው ምክንያቱም የእረፍት ቀን ጠብቀህ ካልሆነ ብዙ ጊዜ መናፈሻ ለመሄድ እድሉ የለም። በስራ ቢዚ የመሆን ነገር አለ እንዲሁ ቤት ላይ አንዳንድ ነገሮችን መስራት ሁኔታ ሊኖር ይችላል። በዚህ ምክንያት እንግዲህ በተለያየ አጋጣሚ እንግዲህ ብዙ ጊዜ መናፈሻ ለመሄድ እድሉ አልገጠመኝም። ያው በሳምንት አንድ ጊዜ እና እንደዛ ሁኔታ ነው ልሄድ እምችለው

እንግዲህ ልብሴም በእጄ ነው የማጠበው። ምክንያቱም አሁን ላይ ምንም አይነት የማጠቢያ ማሽን እየተጠቀምኩኝ አይደለም። ልብሴን በእጄ ነው የማጥበው። ከድሮ ወይም ከበፊትም አንስቶ ልብሴን የማጥበው በእጄ ነው። እንግዲህ ወደፊት እንደሁኔታው የተያዩ ነገሮችን ልጠቀም እችል ይሆናል። ለተወሰነ ጊዜ ደግሞ ማሽኖችን የመጠቀም ድሉ ገጥሞኝ ነበር። ምክንያቱም ወጣ ያለ የስራ ነባራዊ ሁኔታ ስል ነበረ በዛ ሰዓት በእጄ ለማጠብ ምቹ ሁኔታ አልነበረም። እና መሽኖችን የምጠቀምበት ሁኔታ ነበረ በጊዜው። አሁን ላይ እየተጠቀምኩ ያለሁት ግን በእጄ ነው ልብሶችን እያጠብኩ ያለሁት ስለዚህ በዚህ ሁኔታ ነው ራሴን መግለጽ የምችለው።

በእጄ መሸመን አልችልም እንግዲህ ለምን እንደሆነ አላቅም እንደዚህ አይነት ነገሩ ለምን ለምጀውም አላቅም ሞክሬውም ስለማላውቅ። በእጅ የመሸመን ሁኔታ የለም። ለምንጀው እስካሁን ድረስ ሞክሬው ራሱ አላውቅም ለምን እንደሆነ። እንግዲህ ብለምደው ግን ደስ ይለኛል ምክንያቱም ብዙ ነገር የማውቅ ፍላጎት አለን እንደ አጠቃላይ እንደ ሰው ሰውኛ ስናየው ብዙ ነገሮችን የማወቅ የመለማመድ የማድረግ ፍላጎት አለ። ግን እስካሁን ድረስ ሞክሬውም አላውቅም እንደዚህ አይነት ልምዱም የለኝም። ብዬ መናገር እችላለሁ ማለት ነው

እንግዲህ ወደ ሱቅ ከመሄዴ በፊት ዝርዝሮችን የመጻፍ ልምዱ የለኝም እንዲሁ በምሄድበት ጊዜም ሲያስፈልጉኝ ቁሳቁሶችን በተለያየ ጊዜ ስለምገዛ አንድ ላይ ጽፌ ሄጄ የመግዛት ሁኔታ የለም ስለዚህ እያንዳንዱ አይነት ዝርዝር ጽፌ የመግዛት ልምዱ የለኝም። ምናልባት በብዛት ነገሮችን የምገዛበት በምችልበት ሁኔታ ከሆነ እንደዚህ አይነት ነገር ሊኖር ይችላል። ግን እስካሁን ድረስ በእንደዚህ አይነት መልኩ ወደ ሱቅ ስሄድ ዝርዝር ጽፌ የመሄድ ሁኔታ እስካሁን ልምዱ የለኝም። ምክንያቱም ምገዛቸው ነገሮች ትንንሽ ስለሚሆኑ ነው ሌላ ላይ የተለየ ነገር እንኳን የለውም

መዝገቦችን አስቀምጣለሁኝ እንግዲህ የተለያየ ቦታ መዝገቦችን አስቀምጣለሁ። የጎግል ኖት እና መሰል ነገሮች ብዙ ጊዜ መዝገቦችን አስቀምጣለሁኝ ምክንያቱም በእነዚህ መዝገቦች ለሆነ ቀን ወይም ለሆነ ጊዜ ይጠቅማሉ ብዬ ስለማስብ እነዚህን መዝገቦች በስርዓት ነው የማስቀምጠው ምናልባትም አሁን ላይ አያስፈልጉም ወይም አይጠቅሙም የተባሉት ነገሮች በቀጣይ የሆነ ጊዜ ላይ አስፈላጊ ሆነው ሊገኙ የሚችሉበት እድል ስላለ መዝገቦችን ብዙ ጊዜ የማስቀመጥ ሁኔታ አለ ማለት ነው። በወረቀት የተቀመጡት ሆነ እንዲሁ በሲስተም የተቀመጡትም ነገሮች። በትክክል የማስቀመጥ ልምዱ አለኝ በዚህም ጥቅም አግኝቼበታለሁ ብዬ አስባለሁ

እንግዲህ የምጠቀመው በርደ ልብስ አንድ በርደ ልብስ ነው። የምጠቀመው ምክንያቱም እንግዲህ አየር ሁኔታ ወይም የሙቀት መጠኑ መካከለኛ ወይም መደበኛ የሚባል የሙቀት መጠን ነው። ያለው በዚህ ምክንያት አሁን ላይ እያደረኩ ያለሁት ነገር ቢኖር ምንድነው አንድ ብር ልብስ ነው የምጠቀመው ምናልባት በጣም ቀዝቃዛ በሚሆንበት ሁኔታ የተለያየ ብር ልብሶችን ደራርቤ የመጠቀም ሁኔታ ሊኖር ይችላል። አሁን ላይክን እያደረኩ ያልውኝ ለስለስ ያለ ወይም በጣም ሳሳ ያለ የብርድብስ ነው እየተጠቀምኩ ያለውት። አሁን ላይ ምክንያቱም እንግዲህ የሙቀት መጠኑን እንዳልኩት ቀዝቃዛ የሚባል ነባራዊ ሁኔታ አይደለም በዚህ ምክንያት ነው።

አዳዲስ የስራ ግንኙነቶችን እፈጥራለሁ እንግዲህ ከጓደኞቼ ጋር በምናወራበት ጊዜ አዳዲስ ሰዎችን በማገኙበት ጊዜ። እንዲሁ የስራ ግንኙነቶች ፈጥራለሁኝ። ንግድ ለመጀመር ሳስብ የተለያዩ ስራዎችን ለመቅጠር ሳስብ እንዲሁ የተለያዩ ሀሳቦችን ከተለያዩ ሰዎች ጋር እቀያየራለው ወይምን እለዋወጣለሁ በዚህ ምክንያት እንግዲህ የስራ ግንኙነቶች አዳዲስ የስራ ግንኙነቶች አደርጋለሁ ብዬ መናገር እችላለሁ። ወይ ራሴ በኩል ምክንያቱም አዳዲስ የስራ ግንኙነቶችን ባገኘው ቁጥር አዳዲስ የስራ እድሎች የማመቻቸት ሁኔታ ስለሚኖር በዚህ ምክንያት እንግዲህ እፈጥራለሁ ወይም አገኛለሁ ብዬ ነው የማስበው እኔን

የዝናብ ውሃ እሰበስባለሁ። እንግዲህ በክረምት ወራት የዝናብ ውሃን የማጠራቀም ልምዱ አለኝ። ምክንያቱም ይህንን የዝናብ ውሃ ለተለያዩ አገልግሎት መጠቀም ስለምፈልግ ማለት ነው። ብዙ ጊዜ እንግዲህ ክረምት ላይ የውሃ ፍጆታ ይቀንሳል። ምክንያቱም እንግዲህ በበጋ ላይ የምንጠቀመው የውሃ መጠን እና በክረምት የምንጠቀመው የውሃ መጠን ይለያያል። ቢሆንም ግን በክረምት ወቅት የዝናብ ውሃን የማጠራቀም ልምዱ አለኝ። የተለያየ ግልጋሎትም ለተለያየ ጥቅም እናውለዋለን ማለት ነው። በዚህም ምክንያት ልምዱ እንደ አጠቃላይ አለኝ ብዬ መናገር እችላለሁ ማለት ነው።

ከቤቴ ስራዬ በጣም ሩቅ የሚባል ቦታ ነው ያለው አሁን ላይ የእንግዲህ ሰርቪስ እየተጠቀምኩ ታክሲ እና የከተማ ባስ እየተጠቀምኩ ነው የምሄደው ማለት ነው። ራቅ ያለ ነው ብዬ እንዳጠቃላይ ብዬ መግለጽ እችላለሁ። ይሄም ርቀቱ እንግዲህ የተለየ የስራ እድል ማግኘት ስላልተቻለ ነው። ቤቴ ከምሰራው ተጨማሪ እንግዲህ ከምሰራበት መስሪያ ቤት ራቅ ወይም ወጣ ያለ መስሪያ ቤት ነው ብዬ ነው እንደ አጠቃላይ መናገር የምችለው ቢሆንም ግን። የራሳቸውም ሰርቪስ እንዲሁም የህዝብ ትራንስፖርት በመጠቀም ወደ ስራ ቦታ የምሄድበት አጋጣሚ ነው ያለው። ለመግለጽ ያክል ግን ሩቅ የሚባል አይነት የስራ ቦታ ነው ያለኝ ብዬ መናገር እችላለሁ

እንግዲህ በልጅነቴ የተለያየ አይነት ጨዋታዎችን እንጫወት እንደነበረ ይታወቃል። እንግዲህ እነዚህ ጨዋታዎች በልጅነቶቻችን ጊዜ የተጫወትናቸው ጨዋታዎች ናቸው። እንግዲህ እያንዳንዱ ማህበረሰብ በአካባቢ በሚኖርበት ወይም ባደገበት ሁኔታ የተለያዩ ጨዋታዎችን እየተጫወተ እንደሚያድግ የታወቀ ነው። በ እኔም እንግዲህ በልጅነቴ ከምወደው ጨዋታ አንደኛው የገና ጨዋታ ነው። እና በጣም ነው የምወደው የነበረው እንግዲህ ይሄንን ጨዋታ በልጅነታችን ተጫውተነው ያደግነው ጨዋታ ነው። እንግዲህ እንደ ሁኔታው ይወሰናል ከተማ ላይ ያደጉ ህፃናት ምናልባትም ብይና መሰል ጨዋታዎች እየተጫወቱ አድገው ሊሆን ይችላል። ብዙ ጊዜ ገጠር ላይ የገና ጨዋታ ይዘወተራል። እና እንደዚህ አይነት ጨዋታዎችን በልጅነት ስጫወት ያደኩ በመሆኑ ልጅ ትዝታ ላይ ብዬ መግለጽ እችላለሁ ወይ መናገር እችላለሁ ማለት ነው።

እንግዲህ ምግብ ለሌሎች ማካፈል እወዳለሁ ብዙ ጊዜ ምግቦችን በጋራ መብላት ነው እምወደው። ብዙ ጊዜ ወጣ በምልበት ጊዜ በተለያየ አጋጣሚ መግቦችንን በጋራ ሆኖ መብላት እመርጣለሁ። እንግዲህ ለዚህ የተለየ ምክንያት አለኝ። ምክንያቱም እንግዲህ ምግብ የተጋራ ሰው ፍቅር ይጨምራል ይባላል እና በዚህ ምክንያት እንግዲህ ግላዊ ፍልስፍና ወይም እምነት ሊሆን ይችላል ግን ብዙ ጊዜ ምግቦችን የማጋራት ልምዱ አለኝ። ይሄ ነገርም እንግዲህ በህይወቴ ጠቅሞኛል ብዬ አስባለሁ። መስጠትንም በቀላሉ እየተማርኩበት ያለበት ሁኔታ ነው የሚል እሳቤ ነው ያለኝ እኔ

የእቃ ቁጥጥር አደርጋለሁ ብዬ መናገር አልችልም ምክንያቱም እንግዲህ ብዙ ጊዜ ከስራ አንፃር ካልሆነ በስተቀር ቤት ላይ ብዙ ጊዜ እንግዲህ የእቃ ቁጥጥር ማድረግ ብዙ ጥቅም አለው ብዬ አላስብም። ምክንያቱም ከቤት ውስጥ ወይም ከግቢ ያለ እቃ የትም ይሄዳል ተብሎ አይታሰብም በዚህ ምክንያት ምንም አይነት የእቃ የእቃ ቁጥጥር አላደርግም። በስራ ቦታ ግን እያንዳንዱ እቃዎች በተገቢው መልኩና በተገቢው ቦታ መቀመጣቸውን ማረጋገጥ ይጠበቃል። ምክንያቱም ለስራ ምቹ ሆኖ መቀመጥ ስላለባቸው እነዚህ እያንዳንዱ ቁሳቁስ በትክክል እና በተገቢ ሁኔታ መቀመጣቸውን ማረጋገጥ ያስፈልጋል። ስለዚህ እንደ አጠቃላይ ቁጥጥር አደርጋለሁ በስራ ቦታ ብሎ መናገር ወይም መደምደም ይቻላል ማለት ነው

እንግዲህ ሽማግሌዎችን በተለያየ መልኩ አከብራለሁ። እነዚህ ሽማግሌዎች እንግዲህ ያልተነበቡ መጽሐፍት ናቸው ይባላል ብዙ ጊዜ እነዚህ ሽማግሌዎች ቀረብ ብሎ በማዳመጥ ብዙ እውቀቶችን መሸመት ይቻላል። እንግዲህ ከአክብሮት አንፃር ካየነው ደግሞ በተለያየ መልኩ አክብሮት እንሰጣለን። እንግዲህ በልጅነቴ እንደምናውቀው መንገድ ቆርጦ መሄድ ክልክል እስከሆነበት ድረስ ነው። እንግዲህ ሽማግሌዎችን የማክበር ልምዳችን እንደ ሀገር ሽማግሌዎችን አክባሪ ነን ብዬ መናገር እችላለሁ። በዚህም ምክንያት የተለየ ቦታ እና የተለየ ክብር አለን ለሽማግሌዎቹ። ስለዚህ እንደ አጠቃላይ በዚህ መልኩ ነው የምናከብራቸው ብዬ መናገር እችላለሁ

ወተት እጠጣለሁ እንግዲህ ወተት ከሚወዱ ማህበረሰቦች አንዱ ነኝ ብዬ መናገር እችላለሁ በጣም ለጤናም ጠቃሚ የሚባል ምግብ ነው እንደ አጠቃላይ ወተት እጠጣለሁ ብዬ መናገር እችላለሁ። እንግዲህ ከልጅነታችን ጀምሮ ይህንን መጠጥ ስንጠጣው ነው ያደግነው እንግዲህ ከዘጠና ዘጠኝ ፐርሰንቱ በላይ የማህበረሰቡ ክፍል ወተት ይወዳል ወይም እንደ አጠቃላይ ወተት የሚጠላ የለም ብሎ መናገር ይቻላል። እና የመጠጣት ልምዳችን ስናየው እንደ አጠቃላይ እንደ ሀገር ጥሩ ልምድ ነው ብዬ መውሰድ እችላለሁ። ስለዚህ እኔም የዛ ማህበረሰብ አንዱ አካል እስከሆንኩ ድረስ ወተት እጠጣለሁ ብዬ መደምደም ነው የምችለው።

በመስታወት ላይ እንግዲህ እንደ ውሎ ይወሰናል ማለት ነው። ብዙ ጊዜ ቤት ላይ በምልበት ጊዜ የተለያዩ ሰአቶችን ነው ወይም በተለያየ የሰዓት ጊዜ ውስጥ ላይ እችላለሁ። ወይም መስታወት ላይ ልታይ እችላለሁ ማለት ነው። ብዙ ጊዜ ግን በቀን በአማካይ ካየነው ከአንድ ጊዜ በላይ መስታወት ላይ ፊቴን አላይም። ወይም መስታወት ላይ አልታይም ማለት ነው። እንግዲህ እንደ ሁኔታው የሚወሰንበት ሁኔታ አለ። ፊቴ ላይ የተለያዩ ነገሮች በሚወጡበት ጊዜ ምናልባትም በቀን ሶስቴ እና አራቴ በላይ መስታወት ላይ ልታይ እችላለሁ። ምክንያቱም እነዛን ነገሮች ለውጥ ማየት ስላለብኝ ማለት ነው። ከዛ ውጪ ግን እንደ አጠቃላይ ስናየው በመስታወት ካንድ ጊዜ እዚህ በላይ አላይም።

መዋቢያ ብዙ ጊዜ አልጠቀምም እንግዲህ ተፈጥሮአዊ ገጻታችን ይዘን እንዳለን እንዳለን ብዬ መናገር እችላለሁ አልፎ አልፎ። የፀጉር ቅባትና መሰል ነገሮች የምትጠቀምበት ሁኔታ አለ ከዛ በዘለለ ግን። እንግዲህ እንደ አጠቃላይ መዋቢያ ነገሮችን እጠቀማለሁ ብዬ መናገር አልችልም። ምክንያቱም እንግዲህ የተለየ ነገር የለውም። ተፈጥሮአዊ ውበት ወይም ተፈጥሮአዊ የሆነው ነገር ይሻላል ይጠቅመናል በሚል እሳቢ። ብዙ ጊዜ እንደዚህ አይነት ነገሮችን የመጠቀም ለምንዱ የለኝም። ወደፊትም ቢሆን እንደዚህ አይነት ነገሮች እለምዳለሁ እሚል ግምት የለኝም። በእኔ ሀሳብ ወይም በእኔ በኩል

ማብሰል እችላለሁ አዎ እንግዲህ ምግቦችን እና የተለያዩ ነገሮችን አብስዬ በራሴ ነው የምጠቀመው ስለዚህ ማብሰል እችላለሁ ብዬ መናገር እችላለሁ። ያው እንግዲህ ከዚህ ጋር በተያያዘ ቀደም ብዬ ባልኩት። ነገር ላይ ሀሳቦችን ስሰነዝር ነበረ የተለያዩ ነገሮችን እንደ ጠቅሜ የራሴን ምግብ አበስላለው አልፎ አልፎ እንጨት የምጠቀምበት ሁኔታዎች ይኖራሉ ከሰል የምጠቀምበት ሁኔታ ሊኖር ይችላል ወይም እንዲሁ ኤሌክትሪክ ልጠቀም የምትችልበት ሁኔታ አለ። ስለዚህ እነዚህን ነገሮች ተጠቅሜ የራሴን ምግብ ራሴ ነኝ የማዘጋጀው በዚህ ምክንያት እያንዳንዱን ነገር ማብሰል እችላለሁ ማለት ነው። የተለያዩ ነገሮች ነን እያበሰልኩ በራሴ እንደምጠቀም ከዚህ በፊት የገለጹበት ሁኔታ አለ ማለት ነው።

የህዝብ ማመላለሻ እጠቀማለሁ እንግዲህ የራሴ መኪና የለኝም ብዬ ከዚህ በፊት ገልጫለሁ በዚህ ምክንያት የህዝብ ማመላለሻ ነው የምጠቀመው እና እንዲሁም የመስሪያ ቤት ሰርቪስ የምጠቀምበት ሁኔታም አለ። እንግዲህ እንደ አጠቃላይ የህዝብ ማመላለሻ ዋና የመንቀሳቀሻ ወይም የመጓጓዣ አገልግሎት። የምጠቀመው አንደኛው ነው ብዬ መግለጽ እችላለሁኝ። ምክንያቱም እንግዲህ የራሴ የምለው ተሽከርካሪ የለኝም እንደ አጠቃላይ ወይም እንደ ማህበረሰብ የህዝብ ማመላለሻ ባሶችን ነው የምጠቀመው ብዬ መናገር እችላለሁ ማለት ነው

እንግዲህ ስልኬን ብዙ ጊዜ በቀን አንድ ጊዜ ነው የምሞላው። ምክንያቱም ይህንን ስልክ ብዙን ጊዜ ከስልኬ ጋር የማሳልፍበት ሁኔታ አለ። በስራ አጋራሚ ካልሆነ በስተቀር ነገሮችን ወይም ብዙ ነገሮችን የማደርገው ስልኬ ላይ ነው። ስለዚህ በዚህ ምክንያት ስልኬን ብዙ ጊዜ ስለምጠቀም ባትሪ የማለቅ እድሉ በዛው ልክ ይጨምራል ማለት ነው። በዚህም ምክንያት ስልኬን በቀን አንድ ጊዜ ሌሊት ላይ እሞላለሁ ማለት ነው። ብዙ ጊዜ የመሙላት ልምዴ ሌሊት ላይ ነው። ምክንያቱም ቀን ላይ ስለምጠቀምበት ሌሊት ላይ ስልኬን እሞላለሁ። ስለዚህ እንደ አማካኝ በቀን አንድ ጊዜ ነው ስልኬን የምሞላው ብዬ መናገር ወይም መደምደም እችላለሁ ማለት ነው።

እንግዲህ በትምህርት ቤት ቆይታዬ የምወደው የትምህርት አይነት እንግዲህ አንድ ሁለት ብዬ መናገር እችላለሁ የመጀመሪያው በጣም የምወደው ትምህርት ምንድነው? ባዮሎጂ ነው ምክንያቱም እንግዲህ ስነ ህይወት ህይወት ስላላቸው ነገሮች የሚያወራ መጽሐፍ ነው ወይም የትምህርት አይነት ነው ይህ ትምህርት። እንግዲህ ከሚያጠናቸው ነገሮች አንደኛው የሰው ልጆችን ነው ስለ ሰው ልጆች አካል ክፍል ስለ ሰው ልጆች ጤናና መሰል ነገሮች የሚያወራ የትምህርት አይነት ነው። እንግዲህ ይሄንን የወደድኩበት ምክንያት ሰው ስለራሱ ማወቅ መጀመር አለበት ከምንም ነገር በፊት ሰው ስለራሱ ማወቅ ነው። ያለበት እና እንደ አጠቃላይ ይህን ትምህርት የወደድኩበት ምክንያቱም በዚህ ምክንያት ነው ማለት ነው

የማስታውሰው ጥሩ መምህር አሉ እንግዲህ የተለያዩ መምህሮች እንዳስተማሩን ይታወቃል አንድ ተማሪ በትምህርት ዘመን ቆይተው እንግዲህ የተለያዩ መምህሮች አስተዋጽኦ ያርፍበታል ከአንድ ተማሪ ላይ ማለት ነው። ስለዚህ ከዛ ውስጥ በተለየ መልኩ የሚያስታውሰው አንድ ሁለት አይጠፋም ማለት ነው። በዚህ ምክንያት እኔም የማስታውሰው መምህር አለ። ይሄም እንግዲህ ከዚህ በፊት እንደገለጹት በጣም የምወደው ትምህርት ባዮሎጂ ነው ወይም ስነህይወት ነው ብዬ ተናግሬያለሁ። ይሄም የስነ ህይወት መምህር ነው። በጣም ጥሩ የሚባል መምህር ነበረ እኛን ለማሳወቅ የሚያደርገው ጥረት። ነገሮችን የሚገልጽበት እና ሌሎችን የሚለው ነገሮች ተዳምረው መምህሩን እንድወደው ወይም ከሌላው በተለየ እንዳስታውሰው ያደረገኝ ሁኔታ ነው ማለት ነው።

እንግዲህ በአካባቢዬ ድልድይ አለ እንግዲህ የተለያዩ ድልድዮች አሉ እነዚህም ድልድዮች በዋናነት ምንጠቀምባቸው የትራንስፖርት አገልግሎት ነው። እንዲሁም ለሌሎች ሁኔታዎች የሚውሉበት አጋጣሚም አለ። ግን ድልድዮች እንደ አጠቃላይ አሉ ምክንያቱም ወንዞች አሉ ወንዞች ሲኖሩ ደግሞ ድልድዮች መኖራቸው ግዴታ ነው። እነዚህ ድልድዮች ሁለት የተለያዩ አካባቢዎችንን የማገናኘት ስራ ነው የሚሰሩት ማለት ነው። እንግዲህ ድልድዮች እንደ አጠቃላይ አሉ ብዬ መናገር እችላለሁ

የአካባቢዬ ገበያ እንግዲህ እንደሚታወቀው እንደማንኛውም አካባቢ የገበያ ሁኔታ ነው የተለየ የሚባል ነገር የለውም። ምክንያቱም ብዙ ጊዜ እንደሚደረገው እያንዳንዱ የግዢ ወይም የሽያጭ ሁኔታ ፊት ለፊት የሚካሄድ የገበያ ሁኔታ ነው ያለው። እንደዚህ በይነመረብ የሚካሄድ ግብይት የለም። እኛ አካባቢ በብዛት ምክንያቱም እንግዲህ የምንኖረው ያላደገ አይነት ማህበረሰብ ውስጥ ስለሆነ ብዙ ነገሮች ፊት ለፊት የሚቀይሩበት የገበያ ሁኔታ ነው ያለው ማለት ነው። በዚህ ሁኔታ ነው ሊገልጽ የሚችለው

ታሪክ መንገር እወዳለሁ እንግዲህ ታሪክን መናገር ጥሩ የሚባል ነገር ነው። ግን ከዛ በዘለለ ግን ታሪክ ከመናገር ባለፈ ታሪክ መስራት በዋናነት ነው እኔ የምፈልገው። ታሪክ መንገርማ አንድ ነገር ነው። ምክንያቱም እንግዲህ ታሪክን ስትናገር ያን ታሪክ ለመድገም ወይም ለመስራት ፍላጎት አለ ወይም ፍላጎት ያድርብሃል እንደማለት ነው። በዚህ ምክንያት እንግዲህ ታሪክን መናገር አንደኛው በጎ ወይም መልካም ነገር ተብሎ ሊወሰድ የሚችል ነገር ስለሆነ። እኔም ብዙ ጊዜ የማደርገው ነገር ነው። በተለያየ አጋጣሚ የተለያዩ ታሪኮችን ልናወራ ወይ ልንናገር የምንችልበት ሁኔታ ብዙ ነው

እንግዲህ ብዙ ጊዜ የምጠቀመው የጨርቅ ወይም የሸራ የሚባለው አይነት የቦርሳ አይነቶችን ነው የምጠቀመው እነዚህም እንግዲህ ለማጣብና ለመያዝ በጣም ጥሩ ሁኔታ ስለሚመቹኝ እነዚህን ቦርሳዎች እጠቀማለሁ። የተለያዩ ቁሳቁሳዎችንም የሚይዝበት በእንደዚህ አይነት ቦርሳዎች ነው። እንግዲህ ብዙ ጊዜ የምጠቀማቸው ቦርሳዎች ደግሞ ቀላል እንዲሆኑ ፍላጎት አለኝ። እና ቀላል የሚባሉ ቦርሳዎችን አይነቶችን ነው የምጠቀመው። እነዚህ ቦርሳዎች እንግዲህ ብዙ ጊዜ በቶሎ ታጥበው ሊፀዱ የሚችሉ እንዲሁም ላይን ደግሞ ማራኪ እንዲሆን ብዙ ጊዜ ፍላጎት አለኝ። እና እንደዚህ አይነት ቦርሳዎችን እንደምጠቀም ነው እንግዲህ ማሳወቅ የምፈልገው ማለት ነው

እንግዲህ አለም ላይ የተለያዩ መጠጦች እንዳሉ ይታወቃል ከእነዚህ መጠጦች ውስጥ እንግዲህ በተለያየ መልኩ መመደብ እንችላለን። ይሄ ለስላሳ መጠጦችን ያርጉን መጠጦች ብለን እንዲሁ በሁለት ልንከፍላቸው እንችላለን ከእነዚህ ውስጥ በጣም የምወደው መጠጥ ምንድነው? ከአልኮል መጠጦች ውስጥ መምረጥ እችላለሁ ወይንም በጣም የምወደው የመጠጥ አይነት ነው። እንግዲህ ይሄንን የመጠጥ ብዙ ጊዜ ከጓደኞቼ ጋር ስሆን መርጭ የምጠጣው መጠጥ ነው። እንዲው የተለያዩ መጠጥ አይነቶች። መናገር ይቻላል ግን በዋናነት መወደው መጠጥ ይሄ ነው ብዬ መግለጽ እችላለሁ ማለት ነው። እንግዲህ ለዚህም የተለየ ምክንያት አለኝ። ለጊዜው እናቆየውና ግን እንደ አጠቃላይ ይሄንን ብዬ ምናገር እችላለሁ

ገንዘብ የምቆጥብበት ነባራዊ ሁኔታ የለም አሁን። ምክንያቱም እያንዳንዱን ነገር ለጊዜያዊ ነገር የምጠቀመው እንጂ ተረፈ የሚባል አይነት ነገር ገንዘብ ስለሌለኝ አሁን ላይ የምቆጠብ ልምዱ የለኝም። እውነት ነው የመቆጠብ ልምዱ የለኝ ሆነ እንጂ ግን ምናልባትም ካለው ሰው መቆጠብ ይችላል በሚለው አካሄድ መቆጠብ እችል ነበር ብዬ እገምታለሁ። ግን እስካሁን ድረስ ምንም አይነት የመቆጠብ ልምዱ የለኝም። በዚህ ምክንያት ገንዘብ እየቆጠብኩ ነው ወይም እቆጥባለሁ ብዬ ለመናገር እቸገራለሁ ማለት ነው።

የስልክ ካሜራ እጠቀማለሁ። እንግዲህ ምንም አይነት ካሜራ ሌላ የተለየ ካሜራ እጄ ላይ የለኝም። ስለዚህ እያንዳንዱን ነገር የምጠቀመው ወይም ፎቶ በምፈልግ ሰዓት ወይም ካሜራ በሚያስፈልገኝ ሰዓት የምጠቀመው የስልኬን ካሜራ ነው። ስለዚህ የስልክ ካሜራ እጠቀማለሁ ብዬ እንደ አጠቃላይ መናገር ወይም መደምደም እችላለሁ ማለት ነው። ይህንን ስል ግን ሁሉን ነገር ማለቴ አይደለም። ምናልባትም አልፎ አልፎ የሌሎች ካሜራ መጠቀም ሁኔታ ሊኖር ይችላል። እንዲሁም ሌሎች ፎቶ ቤትም ሄዶ የመጠቀም ሁኔታ ሊኖር ይችላል ማለት ነው እንደ አጠቃላይ። ግን የስልኬን ካሜራ በደንብ አድርጌ እጠቀማለሁ ብዬ ነው መግለጽ የምችለው።

የቅርብ ጓደኛ የሚባል የለኝም። እንግዲህ ለምን እንደሆነ አላውቅም። የቅርብ ጓደኛ ብዬ ልገልጸው የምችለው የለኝም። ስለዚህ ይሄኛው ደግሞ በብዙ ነገር ቀር ነኝ የሚችል አይነት ጥያቄ ነው። ስለዚህ የቀረው ጓደኛ ንገረኝ ብሎ መጠየቅም በራሱ አግባብ ነው። ብዬ ስለማላስብ እንደዚህ አይነት ነገሮችን ጥያቄዎቹ በራሳቸው አጎል ናቸው ብዬ አልወስዳቸውም። እና ስለ ቅርብ ጓደኛ ይሄ ለመናገር ትንሽ አስቸጋሪ ነው። በቀላሉ ለመግለጽ ያክል በዚህ ሁኔታ ነው ልገልጸው የምችለው

በጀት አስተዳድራለሁ እንግዲህ የራሴን በጀት ራሴ ነኝ የማስተዳድረው አለመታደል ሆኖ ነገሮችን በሌሎች ሰዎች ወይም በባለሙያ የማሰራት ልምዱ የለንም በዚህ ምክንያት እያንዳንዱን በጀት ማስተዳደረው በራሴ ነው ማለት ነው። እኔ ብቻ አይደለሁም እያንዳንዱ ማህበረሰብ የራሱን በጀት ራሱን ነው የሚያስተዳድረው። በጀቶችን በሌላ ሰዎች ቀጥሮ ወይም በባለሙያ የማሰራት ልምዱ የለንም እንደ ሀገር በዚህ ምክንያት። የራሴንም በጀት ራሴንም የማስተዳደረው ብዬ በመናገር ወይም መግለጽ እችላለሁ።

እንግዲህ በዚህ ስራ የሰራሁትኝ አጭር የሚባል ጊዜ ውስጥ ነው። እንግዲህ በዚህ ስራ የቆየሁት ማለት ነው። ምክንያቱም ስራዎችን ምቾታቸው ያን ያክል ስለሆነ ስራዎችን ብዙ ጊዜ መቀያየር ሁኔታ አለ በዚህ ምክንያት። የዚህኛው ስራ የቆየሁትኝ በጣም ላጠረ ጊዜ ወይም ለአጭር ጊዜ ነው ብዬ መናገር እችላለሁ እንደ ሁኔታው የተሻለ ነገር ከተገኘ የመቀየር ሁኔታ ስለሚኖር ብዙ ጊዜ እንግዲህ ለረጅም ጊዜ አንድ ስራ ለመስራት ልምዱ የለንም ማለት ነው። እንደ አጠቃላይ ስለዚህ ጉዳይ ይህን ማለት እችላለሁ

የምተኛበት ሰዓት ብዙ ጊዜ ገደብ የለውም። ምክንያቱም እንግዲህ የምተኛበት እንደ ሁኔታውን የሚወሰነው ብዙ ጊዜ ግን ምሽት አካባቢ ሶስት ሰዓት አካባቢ የመተኛት ለምድ አለኝ። ግን እንደ አጠቃላይ በዚህ ሰዓት ነው የምተኛው ብዬ መደምደም ይከብደኛል ምክንያቱም የምተኛበት ሰዓት እንደየቀኑ ወይም እንደየ ወሎዬ ይለያያል ማለት ነው። በዚህም ምክንያት ይሄ ነው የሚባል የተገደበ ወይም የተመጠነ የእንቅልፍ ሰዓት ወይም የእንቅልፍ ጊዜ የለኝም ብዬ መናገር ነው የምችለው። በዚህም ምክንያት እንግዲህ ይሄን ነው የሚመስለው በዚህ ጉዳይ መናገር ወይ ማውራት የምችለው ይሄንን ነው ለጊዜው

አዋራ እንግዲህ ችግር ይፈጥራል። አዎ ምንም ጥያቄ የለውም። የአዋራ ችግር እንደሚፈጥር ማንኛውም ማህበረሰብ ያውቀዋል። ይሄ እንግዲህ እያንዳንዱ ማህበረሰብ ችግር ነው አቧራ ችግር አይፈጥርም ብሎ መናገርም በራሱ ሌላ ነገር ይሆናል ማለት ነው። እንግዲህ ችግር በአይናችን ላይ ሊፈጥር ይችላል ቆዳችን ላይ እንዲሁም በተለያየ ሁኔታ ላይ አቧራ ችግር ይፈጥርብናል ማለት ነው። እንግዲህ በተለያየ ሁኔታ እንግዲህ አዋረውን ለመከላከል ጥረት እናደርጋለን በዚህ ምክንያት እንጂ። ችግር ማንኛውም ላይ ችግር እንደሚፈጥር የታወቀና የተረጋገጠ ነገር ነው ማለት ነው።

እንግዲህ በበጋ ወቅት የምሰራው ተመሳሳይ ስራ ነው ምንም የተለየ ነገር የለም። በበጋ ወቅት ሙከራ በቀረምት ወቅት ከሚደረጉት የድርጊቶች ውስጥ የተለየ ነገር የለም። ምክንያቱም እንግዲህ ስራው በክረምትም በበጋ ወቅትም የሚሰራው ስራ ተመሳሳይ እስከመሆኑ አንፃር ምናልባት ከመንቀሳቀስ ወይም ከእንቅስቃሴ አንፃር ገደብ ሊያስቀምጥ ይችል ይሆናል በክረምት ወቅት ከዛ በዘለለ ግን ስራዎቹ ቀጣይነት ያላቸው እንዲሁም በተመሳሳይ ሂደት ላይ የሚሄዱ ስለሚሆኑ የተለየ ነገር የለም። በየመግለጽ እችላለሁ።